ኮምፒውተሬ ዛሬ ችግሮች አሉት። በጣም ቀስታ መክፈቱ ረጅም ጊዜ ይወስዳል። መተግበሪያዎች ይቀዘቅዛሉ በእርግጥ አስጨንቋል። መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አትጀመርኩ ይህ አልረዳም። አልረዳም። አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይም የአሮጌ እድሜ ምልክት። ይህን ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖጂ ላይ በጣም ጥገኛ ነን። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን።

በየሳምንቱ ቤተሰቤ እደውላለሁ ከቤት ርቄ ስለምኖር አናግራለሁ እናቴ ሁሌ ደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ያጋሩኛል። እናቃ ንሳለን። ስለአዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ አንዳንድ ጊዜ ይናፍቀኛል። ግን ድምፃቸው መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በሊቤ ውስጥ ናቸው።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ናቸው። ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለው። ፎቶዎች እና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ። የክፍያ መጀመሪያ አስገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነገቼ እመለከታለሁ። የማህበራዊ ሚዲያ መተግበሮችን እከፍታለሁ። ወዳጆች ምን እያደረጉ አያለሁ። መልእክቶችን እመልሳለሁ ሰዓታት ያልፋሉ። የጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስገርፈኛል አስገርፈኛል። አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል።